ምን ያህል ጊዜ ስብሰባ ታደርጊያለሽ? ስብሰባ የማደርገው ጊዜ እንደ ህጉ ይለያያል እንደ እትኑ ይለያያል። አንዳንዴ በወር አንዳንዴ በሳምንት አንዳንዴ ከሁለት ሳምንት እቤት ሲሆን ግን በሳምንት እናደርጋለን። ስብሰባ ስራ ቦታ ሲሆን ግን እንደየጊዜው ይወሰናል

የልደትሽ ልደትን እንዴት ታገባለህ ልደቴ የልደትሽን ቀን ነው ወይስ ልደትሽን እንዴት ታከብሪያለሽ ነው መሆን ያለበት ጥያቄው እሺ ልደቴን የማከብረው። እስካሁን ከጓደኞቼ ከቤቴ ከቤተሰቦቼ ወይም የስራ ባልደረቦቼ ይሄን ነው ሳከብረው የነበረ። አሁን ግን ህልም አለኝ። ከ ወይም ደግሞ የኔ ልደቴ በጎ አድራጎት ባሳልፈው ወይም ደግሞ በ ቻሪቲ የህፃናቶች ወይም አዛውንቶችን እርዳታ የሚሰጥበት ማለት ነው። የተቸገረ ሰው በመርዳት። በእንደዛ በእንደዛ ባሳልፈው አሁን ግን እመኛለሁ እና ሀሳብም አለ

ይቅርታ መጠየቅ ቀላል ነው አዎ በጣም ይቅርታ ለሚያውቅ ሰው ይቅርታ መጠየቅ ቀላል ነው። ይቅርታን ለማያውቅ ሰው ግን ከባድ ነው። ስለዚህ ለጥፋቴ ሆነ ለምንም ሆነ ባጠፋም ባላጠፋም። ሰዎችን ይቅርታ መጠየቅ ግን ትልቅ ነገር ነው። ክርስቶስን ያስተማረው ትህትና እስከሆነ ድረስ። ብናጠፋም ባናጠፋም ይቅርታ ብንጠይቅ ለኛ መልካም ነው። ስለዚህ ይቅርታ መጠየቅ ቀላል ነው።

በየትኛው እጅሽ ትጽፊያለሽ? በቀኝ እጄ በጣቴ። ስለዚህ በቀኝ እጄ ነው መጽፈው ምክንያቱም እኔ ቀኝ ነኝ። ብዙ ነገር በቀኝ ስለምሰራ በቀኝ እጄ ነው የምጽፈው። ስለዚህ ለዚያ ነው። ግራውን አንዳንዴ እሞክረዋለሁ ግን እንደ ቀኝ የማይመጣም ከዛ ደግሞ ግራፍ ወይም ደግሞ ስዕል ነው የሚያደርገው። ግራ እጄ ስለዚህ በቀኝ እጄ ነው

ሾርባ ትወጃለሽ ወይ? አዎ በተለይ በተለይ ክረምት ሲሆን ወይ ቅዝቃዜ ጊዜ ሲሆን ሾርባ በጣም ነው የምወደው። ስለዚህ ሾርባውን እጠቀማለሁኝ። የምጠቀምበት ጊዜ ክረምት ሲሆን ወይም ስታመም ሾርባውን አብዝቼ እጠቀመዋለሁ። ማለት ነው።

ማንቂያ ሰዓት ትጠቀሚያለሽ አወ እጠቀማለሁ ምክንያቱም ሰነፍ ነኝ እኔ ጠዋት ቶሎ ብዬ መነሳት አልችልም እና ሰዓት እንዳይረፍድብኝ ስራ ላይረፍድብኝ ወይም የያዝኩት ፕሮግራም ወይም ቀጠሮ ካለም እሱም እንዳይረፍድብኝ ሰዓት እጠቀማለሁ። ሰዓት ማንቂያ ማለት ነው።

እሺ የምትወጂው መጠጥ ምንድነው? ብዙ እንኳን የመጠጥ አድናቂ የደለሁም ግን ከጠጣሽ ምን አይነት መጠጥ ነው? ከሆነ እ ዋይን እጠጣለሁ። ዊስኪም እጠጣለሁ አመት በዓል ሲሆን የሆነ ነገር ሲኖር። ስለዚህ እነዚህ መጠጦች ነው ብዙ ጊዜ የምትጠቀማቸው ወይም ኮካ ምናምን ለስላሳ ስፕራይት ምናምንም እወስዳለሁ።

በጀት ታስተዳድራለህ? ታስተዳድሪያለሽ? ወይ? በጀቶቹን አወ አስተዳድራለሁ። ሰዎችን ወይም ደግሞ ለራሴም ወይም ለስራ በጀቶቹን በጅቼ እሰራለሁ። ከዛ በተለይ ደግሞ ለአመት ይሄ የአመት በጀት ምናምን ሲሆን እበጀት አለው ማለት ነው። በጀት

በቀን ስንት ሰዓት ስልክ ትጠቀማለህ? ብዙ ጊዜ ስልኬን እጠቀማለሁ። ምክንያቱን ሶሻል ሚዲያ ምትጠቀመው በስልኬ ስለሆነ አብዛኛው ጊዜ እንደዛ ነው የምጠቀመው። በትንሹ ከሆነ ስድስት ሰዓት ስለዚህ እንደዛ

መብራት ሲቋረጥ ምን ታደርጋለህ ታደርጊያለሽ? መብራት ከተቋረጠማ ምንም መስራት ስለማይቻል ምግብ እሳትን ከሰል አምጥቼ ወይም እምጨት አምጥቼ በእምጬት አቀጣጥዬ ምግብ አበስላለሁ። ለማታ ከሆነ መብራት ከሌለ ቤት ደግሞ እሻማ ገዝቼ በሻማ ቤቴን አበራዋለሁ። ስለዚህ እንደዛ አድርጌ መብራትም ጊዜ አሳልፋለሁ

በስራ ጊዜ እረፍት ታደርጊያለሽ? የማይታሰብ በስራ ጊዜ እረፍት አላደርግም ምክንያቱም ስራ ነው ስራ መበደል የለበትም ከስተመሮችም እንዲጎዱ ስለማልፈልግ በስራ ጊዜ እረፍት የሚባል የለም ብታመመው እንኳን ቀለል አለ ህመም ቢሆን ቺየው ነው መስራት ያለብኝ ስለዚህ እረፍት የለም

የምትመኘው የምትመኘው የእረፍት ጊዜ ምንድነው? የምመኘው የእረፍት ጊዜ ክረምትክረምት ከሆነ ለጉዞ ወይም ሀገር ለመጎብኘት እወጣለሁ። በቃ እግዚአብሔር ከፈቀደ ማለት ነው እና እሱን ጊዜ በጣም የምመኘው እና መስከራን ጥቅም ሲሆን ግን በተለይ በተለይ ከሰኔ ዝናብ ጥብ ሲል መሬት ላይ በቃ ሀገር ለቀሽ ሽሺ ነው የሚለኝ መንፈሴ ማለት ነው። ስለዚህ ለጉብኝት አዲስ ነገር ማየት ባህላዊ ነገር መጎብኘት ዘመናዊ ማየት ብቻ ብዙ ነገሮችን ማየት በጣም ምወደውና ለዚያ ነው።

የምሳ እረፍትዎ ምን ያህል ጊዜ ነው? የምሳ እረፍቴ ስላሳ ደቂቃ እሱን ከበዛ ነው። ስለዚህ ቢበዛ ሰላሳ ነው ቢያንስ ሃያ ደቂቃ ነው። ስለዚህ እንደዛ ነው የማርፈው ከዛ በላይ ብዙም አላርፍም። የምሰራውም አይኖርም በላ ተድርጎ ጥትት ተደርጎ ነው ንፋስ ለማግኘትም ከሆነ በዛው ንፋስ ተገኝቶ ይገባል በቃ ወደ ስራ

ሩዝ ትወጃለሽ ወይ? ኧረ እኔ ሩዝ አልወድም በጣምም አልጠላውም ከቸገረኝ ወስደዋለው እጠቀመዋለሁ ግን ሩዝ ለኔ ምግብ መስሎም አይታየኝም እና የሚበላም አይመስለኝም ስለዚህ አላበስለውም አላደርገውም እቤትም የለም ያን ያህል አልገዛም ብዙ ጊዜ ሩዝ አብስዬ ለመጠቀም ስለዚህ የሩዝ አፍቃሪም አይደለሁም ወዳጅም አይደለሁም

የምትወደው ከተማ የት? ነው የምወደው ከተማ እኔ ባህር ዳርቻ ስለምወድ ነው ባይ ዘ ዌይ ስለዚህ ባህር ዳር ስለምወድ። እንድም ሀዋሳ ሀገር ውስጥ ከሆነ ከሀገር ውጪ ከሆነ ደግሞ ያለውበት አዲስ ስለሆነ ማለት ነው። ከሀገር ውጪ ከሆነ ደግሞ ከዛ ደግሞ መቀሌም ትግራይ እወደዋለሁ ምክንያቱም ይሄ እምነት ቦታ ስለሆነ በጣም ደስ ይላል። ተራራማ ነው ንጹህ አየር አለው ደስ ይላል። ከሀገር ውጭ ሲሆን ፈረንሳይ ፓሪስ ታይላንድ ቻይና እነዚህ ከተማዎችን እወዳቸዋለሁ ማለት ነው። እና አሜሪካም ዩናይትድ ስቴት እወዳታለሁ ቴክሳስ እነዚህ እነዚህ ቦታዎችንም ይመቹኛል።

ሙዚየም መሄድ ትወጃለሽ? በጣም ሙዚየም በጣም ነው እሚመቸኝ። እና ሙዚየም ቅድም እንደተናገርኩት። ሙዚየም ለማየት የተለያዩ ነገሮችን መንፈሴን አድሳለሁ። አዲስ ነገር አያለሁ አዲስ ነገር ለመፍጠር ነው እሞክራለሁ። ለራሴን እማራለሁ ማለት ነው። ሙዚየም በምሄድበት ወይም ጊዜ ስለዚህ እወዳለሁ

ኮፍያ ማድረግ ትወጃለሽ ወይ? ብዙም አይደለሁም ግን የሚያስገድደኝ ነገር ካለ አደርጋለሁ። አንድም የሰው ብዛት ያለበት ቦታ ብዙ ሰው እንዲያየኝ ካልፈለኩ፣ ሁለትም ፀሀይ ያለበት ቦታ እንኳን ይሄ ለፀሀይ ለመከላከል፣ ሶስትም ልብሱን ኮፍያ የሚፈልግ አለባበስ ከሆነ ለእንደዚህ ለእንደዚህ ውጪ ብዙም አላዘወትርም።

የቤትህን ጣሪያ ምን የተሰራ ነው በምን የተሰራ ነው ለማለት ከሆነ በቆርቆሮ ጣሪያው በቆርቆሮ ነው ወይም ደግሞ በስሚንቶ ነው የሚሰራው። ስለዚህ እንደዛ ተለስኖ ነው በጀሶ ምናምን ተደርጎ ስለሚሰራ። ጣሪያው እንደዛ ነው እንደየ ቤቱም ይለያያል። ግን የኔ ቤት ከሆነ በጀሶ ነው የተሰራው በዲዛይኑ ማለት ነው

እሺ አሁን በፋሃም አብሰለህ ታውቃለህ? ይሄ አሁን የተሳሳተ መረጃ ነው። ሁለት ቋንቋ ነው ፋም የሚለውን አረብኛ ወይም ደግሞ ትግርኛ ነው። ማብሰል ታውቃለህ የሚለው ደግሞ አማርኛ ነው። ስለዚህ በፋሃም ማብሰል ሊሆን አይችልም ሁለት አይነት ቋንቋ ነው። ፋም ማለት በአማርኛ በትግርኛ ከሰል ማለት ነው። ስለዚህ አማርኛ ለመምጣት ከሆነ በከሰል ማብሰል ታውቃለህ መሆን ነው ያለው መባል ነው ያለበት። ምክንያቱም ፋሃም በአረብኛ ወይም ደግሞ በትግርኛ ብቻ ነው ፋሃም የሚባለው። ስለዚህ በአማርኛ ከሰል ነው የሚባለው ስለዚህ እኔ አስተካክዬ ልመልሰው ማለት ነው። በከሰል ማብሰል አብስለሽ ታውቂያለሽ ነው ወይም ደግሞ ማብሰል ታውቂያለሽ ሳይሆን ማብሰል ታውቂያለሽ ወይ መሆን ያለበት ወይም ታውቃለህ። ምክንያቱም የተሳሳተ መረጃ ስለሆነ ማለት ነው። በከሰል አዎ አብሰላለሁ። መቼ መቼ ከሆነ ነው ጥያቄው መብራት በሌለበት ጊዜ አብስላለሁ መከሰል ምክንያቱም መብራት ስለሚጠፋ ምንም ምርጫ የለኝም። ወይም ብታጋዝ ነው ግን ብታ ይሄ ጋዙን ካለቀ ግድ ነው በከሰል እጠቀማለሁ። ካርቦን እንዳያፍነኝ ውጪ ላይ አድርጌ አበስላለሁ መግቤን። እና ለአመት በዓል ሲሆን ዶሮ ሲሰራ ደሮ ወጥ በኤሌክትሪክ ሊሆን ስለማችል ምክንያቱም አንድም እንትን ሊል ይችላል ብዙ ጊዜ ነው የሚፈጀው። እና ቀስ እያለ መብሰል ስላለበት በከሰል ሲሆን ሞር በጣም ይጣፍጣል። እና ያኔ ለአመት በዓል ለዶሮ ወጥ ስንሰራ በከሰል እናበስላለን ማለት ነው። ስለዚህ እኔ አመት በዓል ምናምን ሲሆን ነው በከሰል የማብስለው ማለት ነው። እና መብራት ሲጠፋ ሶስተኛ ደግሞ ቡና ስናፈላ በከሰል እናፈላለን ማለት ነው። ይሄ ምክንያቱ እጀበናው በከሰል ስሆን ነው እንጂ ሸክላ ስለሆነ የበለጠ የሚበስለው የሚፈላው በኤሌክትሪክ ሲሆን ብዙም አይደለም ስለዚህ ለዛ ነው።

እሺ በምን ትመገባለህ ጥሩ ጥያቄ ነው? እኔ የምመገበው በሳህን ለብቻዬ ከሆንኩኝ በሳህን አድርጌ ነው የምመገበው። ከበጓደኞቼ ከሆነ እንደዛው በሳህን ነው። ምናልባት ከቤተሰቦቼም ሲሆን እንደዛ ነው። ግን ትላልቅ ሰዎች ከመጡ ምናልባት በትልቅ ሳህን ተደርጎ ይቀርባል። ያ ማለት ይሄ ባህላችን ነው በሳህን ተደርጎ አንድ ላይ ተባርኮ ጸሎት ተደርጎ ተባርኮ ጉርሻ ተሰጥቶ ይበላልና በሳህን ተደርጎ ከትላልቅ ሰዎች ሲበላ እንደዛ ነው የምንበላው። ምክንያቱም ባህላችን እንደዛ ስለሆነ ማለት ነው። ብቻየን ስሆን ግን በትንሽየ ሳህንአድርጌ ቀስ ብዬ ፈታ እያልኩኝ እበላለሁ ማለት ነው። ስለዚህ ሳህን ትንሹ ሳህን በተለይ እንደኔ አይነት ላጤ ሰው ብዙ የሚመከር ነው። ሰዎችም ይወዱታል ስለዚህ እንደዛ አድረገን ነው የምንበላው። ግን አሁን አሁን ነው ሰው በሳህን መብላት የጀመረው እንጂ የኛስ ማህበረሰብ ከድሮ በትሪ ነበር የምንበላው። ያ ማለት አብሮነትን ያስታውሰናል አንድነትን ተከባብረን ተጋግዘን ተሳስበን አንድ ላይ ስንሆን። አንድ ላይ እንበላለን አንድ ላይ በቃ አብሮነታችንን ያሳ ያስታውሰናል በአንድ ላይ ስንሆን። እንደዚህ ግን ለብቻችን ስንሆን ግን ለብቻ ነው በቃ አንድ ሰው ለብቻው ምን መስራት ይችላል? አንድ እጅ ብቻ ማጨብጨብ አይችልም እንደማለት ነው። አንድ ሰው ለብቻ ምንም ማድረግ ስለማይችል አብሮ ሲሆን ግን ሁለት እጅ ሲያጨበጭብ ድምጽ ይሰጣል አይደል? ዜማና ጣዕም አለው አይደል? እንደዛው ማለት ነው። አብሮነት ደግሞ በአንድ ሳህን ሲበላ አንድ ላይ ማለት በትሪ ሲበላ በሳህን ሲበላ እና በትሪ ልዩነቱ ማለት ነው። በሳህን ሲበላ አንድም ሲንግል ማለቴ አንድ ለብቻ የተነጠለ እንደሆነ ነው። የበሳህን ሲበ በትሪ ሲበላ ግን ብዙ ስለ ሰው ስለሆነ ከሁለት በላይ ስለሆነ በሰሃን ተደርጎ የሚበላ ያ ደግሞ አብሮነትን ያስታውሳል ያመጣል በሚል ነው። ስለዚህ ብዙም ባልወደውም በሳህን መብላት ለብቻ መብላት ባልወደውም ግን ምንም ምርጫ ስሌለኝ ብቻዬን ስለሆነ የምኖረው አብዛኛውን ጊዜ። አዎ በሳህን እመገባለሁ ማለት ነው

እድለኛ ነገር አለህ ይሄ ጥያቄ ልክ አይደለም እድለኛ ነገር አለህ እንደዚህ ተብሎ አማርኛ የለም። እድለኛ ከሆነ እድል ነው ራሱ የቻለ ነገር ግን እድል አለህ ወይ ከሆነ? ያስኬዳል እንጂ ነገር አለሽ ማለት ጣዕም የለው አማርኛ ነው። ስለዚህ እድል አለሽ ወይ ከሆነ በምን አይነት መልኩ እድል እድሎች ይለያያሉ። አንድን ስራ ሰርተህ የሚቀናህ በትክክል ለፍተህ የሚቀናህ ከሆነ እድል አለህ ማለት ነው። በቃ የልፋትህ አገኘህ ማለት ነው። ይሄ እድል ነው። አንድ ደግሞ ሰው ምንም ሳይለፋበት ለምሳሌ እንደ ሎተሪ የሚመጣ ነገር ከሆነ ይሄም እድል ነው የሚሆነው ማለት ነው። ስለዚህ እድሎች ይለያያሉ እኔ የሎተሪ እድልም የለኝም። የለኝም በሎተሪ ሰርቼ ለፍቼ ለማግኘው ነገር እድል ያን ያህል ብዙም አይደለም። ከሎተሪ ግን ይሻላል። ግማሽ ፐርሰንቱ ግን እንደ ሎተሪ ባይሆንም የልፋቴን ጥቂቷን ነገር እንኳን አገኛለሁ። የሰራሁትን ያህል ባይሆንም ትንሽዬ አይጠፋም። እና እድል ብዙም እኔ እንኳን የእድልነት ነገር አላምንበትም።

ስለልጅነትሽ መኖሪያ ቤት ንገሪኝ በጣም ነው እጅ የልጅነቴ በጣም ነው የምናፍቀው በጣም ደስ ይለኛል። ምናለበት ልጅነቴን ተመልሼ በኖርኩት እላለሁ አንዳድጊዜ እና ልጅነት የማይጠገብ ትውስታ የማይረሳ ነው። ስለዚህ የየልጅነቴ መኖሪያ ቤቴ በጣምነብር የምወዳት ክፍሌም ግቢ ወጥቼም ፀሀይ ብርሃን አላት በመስኮት ከፍቼ ጨረር ብርሃን ፀሀይ አስገባለሁ። የሆነች ንጹህ የሆነች እና ብርት ፍክት ያለች ቤት ነች። እና መኖሪያየ ስለዚህ እወዳታለሁ። እንዲሁ ደግሞ ሙሉውን ግቢያችን ራሱ የምወደው በጠም ነፋአሻማና አትክልት የበዛበት ነው። አትክልቶች አሉት ፍሩት እንደ ማንጎ ፓፓዬ ሎሚ ቴምር አለው ግቢያችን ውስጥ። እና በጣም ብርቱካንም አለው። እንደዚህ በእንደዚህ በጣም ደስ የሚለኝ የምወደው እናቴ በጣም አትክልተኛ ሴት ነች። በጋ ምናምን ሲሆን ክረምት ሲሆን በቆሎ ትዘራለች ግቢ ውስጥ። በጋሲሆን ቲማቲም ሰላጣ ቆስጣ ጥቅልጎመን ትዘራለች። ከግቢ ውስጥ ትዘራለች ማለት ነውስለዚ ከሱ። እየወሰድን እያነሳን እንጠቀማለን ምግባችንን አስቤዛችንን አዳድ ጊዜ ማለት ነው ከገበያ እትን ቡሀላ። ብዙም አንቸገርም ስለዚ። የመኖሪያ የልጅነቴ መኖሪያ ቤቴ በጣምነው የምናፍቀው ልጅነቴን ያስታውሰኛል። ብዙ ነገር ይነፍቀኛል ስለዚህ አዎ በጣም ብዙ ነገር አለህ። ልጅነቴን ያሳለፍኩትን ጨዋታው ሳቁ ምኑኑኑ ብቻስቱአለ እሱን እሱን በደንብ አስታውሳለሁ። ክላስ መጥቼ ከጓደኞቼ ከወንድሞቼ ቤት ስንጫወት ከእናት ከአባቴ ጋር በብራት ሲጠፋብን የሰማ ጨረቃ እያየን ምናምን አምናሳልፋቸው ጊዜያቶች የማይርሱ ናቸውና። በጣምነው እምወዳቸው እና በጣም ይናፍቁኛል። አሁን

ማሰላሰል ታደርጋለህ የምለው ጥያቄሽ ልክ አይደለም ይሄ ደግሞ ምን ለማለት እንደተፈለገ ገብቶኛል ማሰላሰል ትችያለሽ ወይስ ታስታብ ታሰላስያልሽ ወይ ለማለት ነው? መሆን አለበት ስለዚህ ያው አሰላስላለሁ ብዙ ነገሮችን እውነት ነው። የልጅነቴን ጊዜ አሰላስላለሁ። ሁሌ በሆነ በስራ ቦታ ሰዎች ብዙ ጊዜ ማሰላሰል እናበዛል ማሰላሰል እና እኔ ማሰላሰል አለው በስራ ላይ ስሆን። ሀሰቤ አሳላስለላው። ቤቴ ወይ የሆነ ነገር ካለ ቤቴን አስባለሁ አሰላስላለሁ። ወይ ቤተሰቦቼን አሰላስላቸዋለሁ ምን እያረጉ ይሆን በሉ ጠጡ እየሰሩ ጤናቸው የሚለውን ነገር። ከዛ ዙሪያ አሰላስላለሁ ወንድሞቼ ውሏቸው ገቢያቸው ብዬም ስለእነሱም እያሰብኩ አሰለስላለሁ። እኔም የወደፊት ህይወቴ ምን ይሆን ምን አይነት ህይወት ይገጥመኝ ይሆን። የተባረከ ትዳር ይገጥመኝ የሆን እያልኩኝ የተባረከ ኑሮ ይሰጠኝ ይሆን ህልሜ ስኖረው ይሆን። አንስቼ አስብና አሰላስላለሁ ማለት ነው። ስለዚህ አዎ አሰላስላለሁኝ ማለት ነው